የምወደው መጽሐፍ ፍቅር እስከ መቃብር ነው ታሪኩ እጅግ የሚያሳዝን እንዲሁም ደግሞ ደስ የሚል የታሪክ ይዘት ያለው ሲሆን፤ ፍቅር እስከ መቃብር ደራሲው ሀዲስ አለማዩ የጻፉት እጅግ የሚመስጥ የፍቅር ታሪክ ይዘት ያለው መጽሐፍ ነው፤ ፍቅር እስከ መቃብር እንደሚታወቀው በብዙሃን ዘንድ ተደራሽ የሆነና ብዙ አንባቢ አይደል ያገኘ መጽሐፍ ነው፤ ፍቅር እስከ መቃብርን የምወድባቸው ብዙ ምክንያቶች አሉት አንደኛ መቼቱ፣ ሁለተኛ ደግሞ የተጻፈበት የአጻጻፍ ስልት፣ ሶስተኛ ደግሞ ታሪኩን የተጠነሰሰበት ሁኔታ እና የታሪኩ መዳረሻ እጅግ ይመስጠኛል፤ ስለዚህ እጅግ የሚወደው መጽሐፍ ቢኖር ፍቅር እስከ መቃብር ነው።